ማር በጣም ነው የምወደው ያው ማር የማይወድ ሰው ይኖራል በእርግጥ ግን አብዛኛው ሰው ይወዳል በጣም ጣፋጭ ነገር ነው ሀይል ሰጪ ነው። ከብዙ ነገሮች ጋር ሊበላም ሊጠ ሊጠጣም ይችላል ተበጥብጦ ምናምን እንደ መድሃኒትም ሊያገለግል ይችላል። አንዳንዴ ደግሞ ቁስል የወጣባቸው ሰዎች እንደዚህ ሲያደርጉበት ምናምን እናያለን። ደግሞ

የምታስታውሰው ልዩ በዓል አለ ወይ ነው የሚለው ጥያቄው? የማስታውሳቸው በዓላት ይኖራሉ እንግዲህ ኢትዮጵያውያን በበዓል በበዓላት ሃይማኖታዊም ይሁን ብሄራዊ በዓላትም ይሁን። እንዲህ በባህል የበለጸገች ሀገር እንደመሆኗ ብዙ በዓላት አሉ በአመት ውስጥ የሚከበሩ ብዙ በዓላት አሉ። ስለዚህ እነዚህ በዓላት ያው አመት ወራት ጠብቀው የሚመጡ በዓላት ናቸው። በዓላት እንደየ እንደየሃይማኖታዊ ወይም ደግሞ እንደሚከበሩበት መንፈስ የሚወደድ የሚናፈቅ ነገር ይኖራቸዋል። እኔ ግን ያው በልዩ የምታስታውሰው በዓል አለ ወይ ስለሆነ የሚለው ጥያቄው? በጣም በደንብ የማስታውሰው የዘመን መለወጫ ሊሆን ይችላል። አሁን ልጅ እያለን የዘመን መለወጫ ላይ አዲስ ልብስ ይገዛል። ስለዚህ ያው በጉጉት የሚጠበቅ በዓል ነው ማለት ነው። ስለዚህ ልጅ እያለሁ በጣም እንደው ምግቡም የተለየ ምግብ ይሰራል ያኔ እንግዶች ሊመጡ ይችላሉ እኛም ወደ ሰዎች ቤት ልንሄድ እንችላለን። እኔ የ የአሁን ምግብ የማይጣፍጥ ሆኖ ወይ ህፃን እያለን እያለን የበላነው ምግብ የተሻለ ምግብ ሆኖ ወይ ደግሞ አሁን የምግብን ጣዕም አውቀን ሰልችተነው ምናምን ይሁን አላውቅም። ድሮ በልጅነቴ እንዲህ በዓላት ሲሆኑ ምናምን የበላሁት ዶሮ የበላሁት ስጋ ምናምን በጣም በልዩ ጣዕም አሁን ድረስ ይታወሰኛል። አሁን በየጊዜው ዶሮም ይሁን ምንም በሀበሻ ባህል ጥሩ የሚባሉ የምግብ አይነቶችን እበላለሁ የዛን ያህል ትዝታዬን ያህል የሚጣፍጥ አይነት ምግብ አይደለም የምበላው ማለት ነው። ስለዚህ ያኔ እንዲህ የዘመን መለወጫ ምናምን ሲሆን እንዲህ እንዲህ አይነት ነገሮቹ በዓሉን ናፍቆ እንዲታወስ ምናምን እድል የሚፈጥሩ በዓላት ነበሩ ማለት ነው። ስለዚህ በልጅነቴ በጣም ምወደውና ማስታውሰው በተለየ መንገድ የማስታውሰው ልዩ በዓል የዘመን መለወጫ በዓል ነበር ማለት ነው። አሁን ደግሞ አድጌ ትልቅ ሆኜ እንዲህ ነገሮችን አገናዝቤ ምናምን ደግሞ ያለውን ሁኔታ ሳይ የገናን በዓል በደንብ በጣም እወደዋለው። ከሃይማኖታዊ ሀሳቡም ከምንም አንፃር በዓልነቱን ራሱ በተለየ መንገድ እየሱስ ክርስቶስን የልደት በዓል በደንብ በተቻለ መንገድ እወደዋለሁ አስታውሰዋለሁ ማለት ነው። ከዛም ደሞ እንዲሁ የትንሳኤ በዓል የትንሳኤ በዓል ከረጅም ጊዜ ጾም በኋላ ከረጅም ጊዜ ሃይማኖታዊ እንትኖች ካለፈ በኋላ የሚመጣ እየሱስ ክርስቶስ። አለምን ለማዳን የከፈለውን ዋጋ ለማሰብ ለመዘከር የሚረዳ በዛ ህይወት ውስጥም የበለጠ የጠለቀ ትርጉሙን ለመረዳት በሚያስችል ሀሳብ ውስጥ። ለማለፍ እድል የሚሰጥ በዓል እንደሆነ እየተገነዘብኩ እየሄድኩ ስለሆነ የትንሳኤ በዓልን በተለየ መንገድ ፍቅሬ እየጨመረ እየወደድኩት ምናምን የመጣሁበት መንገድ አለ ማለት ነው። ስለዚህ በዓላት ሁሉም በዓላት የየራሳቸው የሚወደድ ጥሩ ትዝታን የሚያስቀምጡ ርቆ ያለ ቤተሰብ የሚጠያየቅባቸው የሚገናኙባቸው ከጓደኛ ከዘመድ እንደዚህ ከቤተሰብ ጋር የበለጠ ግንኙነት የሚፈጠርባቸው ጊዜያት ናቸው። በዓላት ስለዚህ ያ ነገራቸው እንዳለ ሆኖ ያ ነገራቸው እንዳለ ሆኖ መጠያየቁ መተሳሰቡ እንደዚህ አብሮ መብላት አብሮ መጠጣት አብሮ ያንን ቀን ማሳለፍ እንደዚህ አይነት ነገሮች እንዳለው ነው። የትንሳኤ በዓል የገና በዓል የዘመን መለወጫን በዋናነት በደንብ የማስታውሰው የልጅነት ጊዜ ላይ በተለይ ደግሞ የትንሳኤ በዓልን የዘመን መለወጫ በዓልን በልጅነት ጊዜዬ በጣም በናፍቆትና በጉጉት የምጠብቀው ያም እስካሁን ትውስታዬ ውስጥ ያለ በዓል ነው ማለት ነው።

ሽማግሌዎችን እንዴት ታከብራለህ? ነው የሚለው ጥያቄው ይህ ጥያቄ ጥሩ ጥያቄ ነው። እንዳልኩት እንግዲህ ኢትዮጵያ በብዙ የባህል ትውፊቶች እሴቶች ባህላዊ ስብጥር ያለባት ሀገር ነች ከሰማንያ በላይ ብሄሮች ብሄረሰቦች ያሉባት ሀገር ነች። በሁሉም የብሄረሰቦች በሁሉም የሀገሪቱ ክልሎች በሁሉም ባህሎች በሁሉም ትውፊቶች ውስጥ ግን የጋራ የሆኑ በጋራ መግባባት የሚያስችሉ ቁም ነገሮች አሉ ማለት ነው። ከነዛ ቁም ነገሮች መካከል አንዱ ታላላቆችን ማክበር ሽማግሌዎችን ማክበር ነው ማለት ነው። ስለዚህ በየትኛውም የኢትዮጵያ ባህል ሰዎችን ማክበር እንደ አጠቃላይ ትልቅ ቦታ የሚሰጠው ነገር ሆኖ ሽማግሌዎችን ማክበር ደግሞ ከምንም በላይ የሚደረግ የሚከበር የሚከበር የሚወደድ ባህላዊ ተግባራችን ነው። ብዬ ለመናገር እችላለው ማለት ነው። በአንጻሩ ደግሞ ሽማግሌዎችን አለማክበር ሰዎችን አለማክበር የዚህን ተቃራኒ የሚያስደርግ ነገር ነው ማለት ነው። ስለዚህ ሽማግሌዎች ማክበር በጣም የተወደደ በሁሉም ባህሎች የሚመከር እንደ እንደ የመጀመሪያ ደረጃ መመሪያ ተደርጎ ሊወሰድ የሚችል ነገር ማለት ነው። ሽማግሌዎችን ማክበር ሽምግልና ወይም ሽማግሌዎች በዚች ሀገር ታሪክ ባህል ውስጥ ከፍተኛውን ቦታ የሚይዙ የተጣላ ሰው ቢኖር የሚያስታርቁ። በመካከል አለመግባባት ያለበት ነገር ቢኖር ወደ መግባባት እንዲመጣ የሚያደርጉ የተበደለ ሰው ቢሆን ከተበደለው ሰው ጎን ቆመው በደሉ ካሳ እንዲያገኝ በዳይ ቢኖር ያኔ የበደለውን ሰው ጥፋቱን ነግረው ከጥፋቱ እንዲመለስ ካሳም እንዲከፍል የሚያደርጉ። ስለ ሀገሪቱ ከፈጣሪዎቻቸው ጋር የሚጸልዩ መልካም ስራን የሚሰሩ በስነምግባራቸው ከሌሎች ሰዎች የተሻለ ጥሩ ስነ ምግባር የሚያደርጉ የሚያሳዩ አርያም የሆኑ ሰዎች ናቸው። ሽማግሌዎች እና እድሜ እየጨመረ ሲሄድ በጉርስና ወራት በእርጅነት ወራት በሞራል ተነሳስቶ ሊሆን ይችላል ባለማወቅ ሊሆን ይችላል በስሜታዊነት ሊሆን ይችላል። የተፈጠሩ ችግሮችን የባህሪም ሊሆን ይችላል። ጊዜያዊ የሆኑ ስህተቶችም ሊሆኑ ይችላሉ። እነዛን ነገሮች እያረሙ እያረሙ ተኪዶ ወደ ሽምግልና ሲደረስ ወደ ተሻለ የሰዎች የፐርሰናል የምንድነው የሰውነት ልዕልና ላይ የሚደርስበት ወቅት ነው። የሽንግልና ወራት እና ይሄ ሽምግልና ነው ወራት እንግዲህ ቢናገሩም የሚሰሙበት እንትን ቢያደርጉ የሚከበሩበት የእድሜ ደረጃ ነው። እና ሽማግሌዎችን ማክበር ከስር ያሉ ሰዎች ደግሞ ሊተገበሩት የሚገባ ተግባር ነው ማለት ነው። ህፃናትም ይሁን ወጣትም የሆነ ሽማግሌዎች ሲኖሩ አክብሮት ማሳየት ያስፈልጋል። እንዴት ነው የምታከብረው እንዴት ታከብራለህ? የሚለውን ጥያቄ ነው። ቀጥታ ለመመለስ ለምሳሌ ለሽማግሌዎች ቅድሚያ በመስጠት ሊሆን ይችላል። ለእነሱ ቦታ በመልቀቅ እነሱን በማገዝ በመርዳት ሊሆን ይችላል የሚፈልጉትን ነገሮች በማሟላት ሊሆን ይችላል። በመንገድም ይሁን በስራ ቦታም ይሁን የሚፈልጓቸው አገልግሎቶች ሲኖሩ ለነሱ ቅድሚያ መስጠት። ነገሮች በጥሩ ሁኔታ እንዲሆኑላቸው መታገዝ በሚገባቸው መንገድ ማገዝ ነው። እንግዲህ ሽማግሌዎችን ማክበር ማለት ወይም ሊከበሩ የሚችሉበት መንገድ እንደዚህ ነው ማለት ነው። ስለዚህ እኔ ሽማግሌዎችን የማከብረው ለነሱ ቅድሚያ በመስጠት የሚያስፈልጋቸውን ነገር በማሟላት እገዛ ሲያስፈልጋቸው እኔ በምችለው አቅም ማጋዝ ማለት ነው።

ማህበራዊ ሚዲያ ትጠቀማለህ ወይ? ለሚለው አዎ ማህበራዊ ሚዲያ እጠቀማለሁ ምናልባት በአሁን ሰዓት እንደው የማህበራዊ ሚዲያ ከሚባል ነገር መራቅ እንዳለብኝ የተሰማኝ ነው ማለት ነው። ምክንያቱም ማህበራዊ ሚዲያ ጥሩ ነው። መረጃዎችን ታገኛበታለህ የሚያዝናኑ ነገሮችን ታገኝበታለህ ቁም ነገሮችን ታገኝበታለህ ቁም ነገር ልትጨብጥበት ትችላለህ። አንዳንዶቹ ደግሞ ገንዘብም ይሰሩበታል እና ህይወታቸውንም ሲቀይሩ የሌሎችንም ህይወት ሲቀይሩ እያየን ነው። በተለይ አሁን ኢትዮጵያ ውስጥ ከቅርብ ግዜ ወዲህ አንዳንድ ወጣቶች ቲክቶክ እንደዚህ አይነት መተግበሪያዎችን በመጠቀም ሰዎችን ሲያግዙ ሲረዱ ለተቸገሩ ሰዎች እርዳታ ሲያሰባስቡ። ለወገኖቻቸው ብዙ ተደራሽነት ሲያደርጉ ሰዎችን በማስተባበር ተከታዮቻቸውን በማስተባበር እንደዛ ሲያደርጉ እናያለን ይሄ በጣም የሚበረታታ ይበል የሚያስብል ተግባር ነው። ደስ የሚልም ነገር ነው። ነገር ግን በግለሰብ ደረጃ አሁን እኔ ለምሳሌ በራሴ ሳየው በ ማለት ብዙ በህይወቴ ውስጥ ትርጉም ሊሰጥ በማይችል ነገር ውስጥ ተጠምጄ ብዙ ሰዓት እንዳባክን እንዳሳልፍ። ጤናም የማጣት አይነት ነገር ራስ ምታት እንደዚህ መደንዘዝ ምናምን እስኪያጋጥም ድረስ ለረጅም ሰዓት የቲክቶክ ቪዲዮዎችን መመልከት ፌስቡክ የፌስቡክ መረጃዎችን መመልከት ምናልባት አንዳንዴ የሚሰራጩት መረጃዎች ደግሞ ስነ አእምሮአዊ ጉዳት ሊያስከትሉ የሚችሉ የሚለቀቁት መረጃዎች ለሌሎች ተደራሽ ለሚሆኑ ለሚሆኑ የማህበረሰብ ክፍል ስነልቦና የሚያስብ ያንን ያገናዘበ የሚከታተለውን ሰው ያገናዘበ ስላልሆነ መረጃዎቹም ታማኝነታቸው ምንጫቸው ምናምን የተጠራና የተረጋገጠ ስላልሆነ ከስነ አእምሮአዊ ጉዳት እስከ አካላዊ ጉዳት ጊዜን በከንቱ ወደ ማባከን ምናምን አይነት ነገር ይሄዳል። እና ከዚህ አንፃር እንደዚህ የማህበራዊ ሚዲያ አገልግሎት የሚሰጡ መተግበሪያዎችን ከስልኬ ላይ ለማስወገድ እስከማሰብ ድረስ የደረስኩበት ወቅት ነው ማለት እችላለሁ። አሁን ጥቅሞቻቸውን ምናምን ስናይ እውነት ለመናገር ጉዳት ያለው ነገር ነው ብሎ ለመናገር የሚያስደፍር አይደለም። በርግጥ የሚጠቀምበትን አንድ ሰው የሚጠቅምበትን መንገድ የሚጠቅምበትን ሰዓት የሚያየውን መረጃ ምንነት ምናምን ማጣራት ምናምን ያስፈልጋል። በጥቅሉ የ የሰውየው የአጠቃቀም ሁኔታ ነው ማለት ነው። ጥሩም መጥፎም የሚያደርገው ማህበራዊ ሚዲያው በራሱ መጥፎ ነው ወይም ጥሩ ነው ምናምን የሚል መደምደሚያ ላይ ለመድረስ የሚያስችል አይደለም። እንደሚጠቀመው ሰው ይወሰናል። ምክንያቱም ይሄ ማህበራዊ ሚዲያ ለሁሉም ሰው ነፃ እድል ይሰጣል። የሚፈልገውን ነገር ያው የማህበራዊ ሚዲያ እንትኑ መተግበሪያው የሚፈቅደውን እና የሚከለክላቸው ነገሮችም ስላሉ ማለት ነው። የእሱን ህግ እስካሟላ ድረስ የትኛውንም መረጃ ማንኛውም ሰው እንዲያጋራ ፈቃድ ይሰጠዋል። ያ መረጃ ግን በሌሎች ሰዎች ላይ የሚያሳድረው ተጽዕኖ ምንድነው? የመረጃ ተአማኒነት ጥራቱስ ምን አይነት ነው? ሰዎች ላይ ህፃናት ላይ ወጣቶች ስነ አእምሮ ላይ ምን አይነት ጫና ያሳድራል? የሚለውን ነገር መገምገምና መመዘን የተጠቃሚው ድርሻ ነው ማለት ነው። ያንን መረጃ የሚያጋሩት ሰዎች ደግሞ ሀላፊነት ሊኖራቸው ሊወስዱ ይገባል ማለት ነው። ስለሚለቁት መረጃ በዛ በማህበራዊ መተግበሪያዎች ላይ ወደሚለቁት መረጃ ትኩረት አድርገው ይሄ ነገር ምን አይነት ተጽዕኖ ትውልዱ ላይ ምን አይነት ተጽዕኖ ያመጣል? ሰዎች ላይ ምን አይነት የስነልቦና ጫና ያመጣል? የሚለውን ነገር አስበው አገናዘበው ሊለቁ ይገባል። ግን ማህበረሰቡ የእድገት ደረጃው አስተሳሰቡ ምናምን በዚህ ልክ የበለፀገ ስላልሆነ ነገሮች ያገናዘበ ነው ሁሉም ለማለት ያስቸግራል። እና ብዙ ችግሮች እናያለን ከዛ አንፃር እኔም አጠቃቀሜን ለመግታት አስባለሁ ማለት ነው። ግን የተጠየቀው ጥያቄ የማህበራዊ ሚዲያ ትጠቀማለህ ወይ? ስለሆነ አዎ እጠቀማለሁ ነው መልሱ

እንደገና ጥቅም ላይ ማዋል ታደርጋለህ ወይ ነው የሚለው? እኔ እንደዚህ እንደገና ጥቅም ላይ የሚውሉ ነገሮችን በግሌ አላደርግም። ምክንያቱም ብዙ ነገር ይፈልጋል ይሄ ቀላል የስራ አይነት ወይም በቀላሉ መሆን የሚችል በቤት ውስጥ መሆን የሚችል ነገር አይመስለኝም። ይሄ ግን እንደ ሀገር ግን እንደገና ጥቅም ላይ የሚውሉ ብዙ ነገሮች አሉ ይሄ ታዳሽ ሀይል የሚባለው ማለት ነው። ነገሮችን በእንግሊዘኛ ሪሳይክል ማድረግ እንደሚባለው። አሁን ለምሳሌ የፕላስቲክ የተለያዩ የፕላስቲክ እቃዎችን ሰዎች ከየሰፈሩ ይሰበስባሉ ያ የተሰበሰበ ፕላስቲክ ፕላስቲክ ምርት በየአይነቱ ተለይቶ የተ በክዳን እንደ ደረጃ ያለው በክዳን እንደዚህ በቃነት ደረጃ ያለው በቃነት የቃውም ሞዴል አይነቱ ምናምን በየአይነቱ ስብጥሩ በሚገባ ተለይቶ ታጥቦ በማሽን ውስጥ ይፈጭና ለ ለሌላ የፕላስቲክ ስራ አገልግሎት እንደ ጥሬ እቃነት ያገለግላል ማለት ነው። እንደ ጥሬቃነት ያገለግላል ማለት ነው። ሌሎች ነገሮች ደግሞ ይሄ ብረታ ብረት የተቆራረጡ ብረታ ብረቶች ሚስማሮች ሊሆኑ ይችላሉ ትንሽ ብረታም ብረት ነክ ነገሮች ሊሆኑ ይችላሉ እነሱ እንደዚሁ ከየቦታው በየቆሻሻ ስፍራው በየግንባታ ቦታው ምናምን ከየሰፈሩ ተለቅመው በማሽን በፋብሪካ ካቀለጡ በኋላ እንደገና ለሌላ የህብረት ስሪት እንደ ጥሬቃነት የሚያገለግሉበት እድልና ሁኔታ አለ። በእኛም ሀገር በስፋት ይሰራበታል ይሄነገር ማለት ነው። የቆርቆሮ ቁርጥራጮችን የብረት ቁርጥራጮችን ቆሻሻ ነገሮች እንደዚህ ከየቦታው ለቅመው በ ህንፃ ለሚሰሩ ሰዎች የሚያስረክቡ ሰዎች ይኖራሉ። እነሱ ደግሞ ወደ ፋብሪካው ቦታ ወስዶ ያው ፋብሪካው በሚሰራበት የአሰራር ቅደም ተከተል እና ሂደት መሰረት ያን ነገር ወደ ፋብሪካ ገብቶ ተገቢውን የስራ ሂደት ካለፈ በኋላ እንደገና አገልግሎት የሚውልበት ሁኔታ ይኖራል ማለት ነው። ይሄ ባደጉት ሀገራት ዋና የስራ መስክ ነው ብዬ አስባለሁ። በእኛም ሀገር ግን በተወሰኑ በተለይ በፕላስቲክ እና በብረታ ብረት ነገሮቺ ላይ በስፋት እየተሰራ ያለበት ሁኔታ አንዳለ አቃለሁ። ከዛ በጠቸማር ደግሞ የኃይል ብስባሾቺን ተጠቅሞ የኃይል ምንጭ አንዲሆን ማድረግ የሀይል ምንጭ እንዲሆን ማድረግ ለረጅም ጊዜ ጉድጓድ ውስጥ እንዲበሰብሱ እንዲጠራቀሙ እንዲዋሃዱና እንዲብላሉ ተደርጎ አስፈላጊው እንትን ተደርጎላቸው የጋዝ ምርት እንዲያገኙ ያም የጋዝ ምርት ደግሞ የሀይል አማራጭ እንዲሆን በቤት ውስጥ የሚሰራ የሚ የሚያገለግል የኃይል አማራጭ እንዲሆን መብራት ለማብራት ሊሆን ይችላል። ምግብ ለማብሰል አይነት ሊሆን ይቻላል። አንዲህ አይነት ነገር ለመስራት በከፍተኛ ሁኔታ በተለይ በገጠራማዊ የሀገሪቱ ክፍል እንዲህ አይነት ነገሮች እንደውም መንግስት በአንድ ወቅት እንደ ተቀዳሚ አላማ አድርጎት በስፋት እየተሰራበት እንደነበረ በየመገናኛ ብዙሃኑ ራሱ እንሰማ ነበረ አሁን ላይ ብዙም እንዲህ አይነት ነገሮች ተቀዛቅዘዋል። ግን ይሄ ታዳሽ ሀይል በሚለው ዘርፍ ማለት ነው። ለ መብራት ሰፈሮቻቸው የእንስሳት ጽዳጆችን ቆሻሻ ነገሮችን በማ በማበስበስ በማብላላት የሀይል ምንጭ እንዲሆን ለማድረግ ብዙ ይሰራ ነበረ ማለት ነው። ነገር ግን ጥያቄው የሚለው እንደገና ጥቅም ላይ ማዋል ታደርጋለህ ወይ ነው የሚለው? እኔ በግሌ ያው ሀገሪቱ ውስጥ እንዲህ አይነት እንቅስቃሴዎች ቢኖሩም እኔ ግን በግሌ እንዲህ አይነት ነገር ውስጥ ተሳትፌ አላውቅም ማለት ነው

በእጅ የሚሰራ ስራ ታደርጋለህ ያው እንግዲህ ይሄ ጥያቄ ይመስለኛል ከ በራሱ በ በኤአይ ወይም የሰው ስራሽ አስተውሎት በሚባለው የተተረጎመ ቃል ነውና ይመስለኛል። ቃሉ በአማርኛ በቀጥታ አሁን ሲተረጎም ትርጉም ያለመስጠት አይነት ነገር አለው። ይሄ እንትኑ ራሱ ጥያቄው ራሱ ማለት ነው። በእጅ የሚሰራ ስራ ታደርጋለህ ወይ ታደርጋለህ? በእጅ የሚሰራ ስራ ትሰራለህ ለማለት ይመስለኛል ትሰራለህ ወይ ብሎ ለመጠየቅ የፈለገ ነው የሚመስለኝ። የሚሰራ ስር ታደርጋለህ የሚለው በትክክል ሃሳቡን የሚገልጽ የአማርኛ ቃል አይደለም ይሄ። ግን ያው እንዳልኩት በኤአይ ወይም በዚህ በሰው ሰራሽ አስተውሎት ከእንግሊዘኛ ወደ አማርኛ የተተረጎመ መስሎ ነው የተሰማኝ። ለማንኛውም በእጅ የሚሰራ ስራ ትሰራለህ ወይ ብሎ እንደጠየቀ አድርጌ ማብራሪያዎችን ለመስጠት ልሞክር። ምንድነው በእጅ የሚሰራ ስራ? በእኛ ሀገር እንግዲህ በቀደመ ታሪካችን እንግዲህ ብዙ በእጅ የሚሰሩ ስራዎች ሙያዎች ያሉባት ሀገር ነች ኢትዮጵያ። የተለያዩ የእንጨት ስራዎች የብረታ ብረት ስራዎች የሸክላ ስራዎች የሚሰሩባት ሀገር ናት። እና በቀደመው ጊዜ እንደዚህ ዘመናዊነት ሳይስፋፋ ምናምን አሁን ለምሳሌ ለእርሻ ስራ የሚውል ሞፈር ይሄ ማረሻ መጥረቢያ መቆፈሪያ እንደዚህ አይነት ነገሮች ብረትን በባህላዊ መንገድ ወናፍ በሚባል እሳት በሚባል እሳት አቀጣጥለው ብረቱን እሳት ውስጥ ጨምረው በመቀጥቀጥ ነው እነዚህ ለእርሻ ስራ የሚያገለግሉ የብረት መሳሪያዎችን ይሰሩ የነበረው ማለት ነው። እንደዛ በማድረግ ነው። እንግዲህ ከሰማንያ በመቶ በላይ እስከ ቅርብ ጊዜ ድረስ ከሰማንያ በመቶ በላይ የሚሆነው የሀገሪቱ የኢኮኖሚ መሰረት ግብርና ነው ተብሎ ይታሰባል። በዚህ ግብርና ውስጥ ግን በባህላዊ መንገድ እንዲህ በዘመናዊ መንገድ ታርሶ ምናምን አይደለም። የሀገሪቱን የገቢ ምንጭ ሰማንያ ፐርሰንት ድረስ የሚሸፍነው ግብርና የሚያስተዳድረን ማለት ነው። ስለዚህ በአሁኑ ሰዓት ምናልባት እንግዲህ በትልልቅ ሜካናይዝድ በሆነ እርሻ የሚያርሱ ትልልቅ የእርሻ ቦታዎች ምናምን አሉ። ግን ከ ከአብዛኛው ህዝብ የኑሮ ሁኔታ አንፃር ስናየው አሁንም ድረስ በባህላዊ መንገድ የሚታረስበት ሁኔታ ነው ያለው ነገር ግን ምንድነው ልዩነቱ? በአሁን ሰዓት እነዚህ የእርሻ መሳሪያዎች በዘመናዊ ፋብሪካ ተሰርተው ለገበያ የቀረቡበት እድል ስላለ ቢያንስ በዛ መንገድ ማግኘት ይቻላል። ድሮ በድሮ ጊዜ ግን እነዚህን የእርሻ መሳሪያዎች በባህል በባህላዊ መንገድ በእጅ ስራ የሚሰሩ ሰዎች ቅድም እንዳልኩት ብረትን በእሳት በማቅለጥ ቀጥቅጠው ነበረ ለ ለነዚህ የእርሻ ስራዎች የሚሆኑ መሳሪያዎችን የሚያመርቱ የነበረው። በሌላ በኩል ስናየው ለቤት ውስጥ መገልገያ የሚሆኑ የሸክላ ስራዎችን ጭቃ ጠፍጥፈው እሱን በተለያየ ቅርጽ ሰርተው በእሳት አቃጥለው ለውሃ መቅዣ ሊሆን ይችላል ለምግብ ማብሰያ ሊሆን ይችላል። ለሌሎች መሰረታዊ የቤት ውስጥ አገልግሎቶች እንዲውል በማድረግ እንጀራ ለመጋገር ቡና ለመቁላት ሁ ኦልሞስት በቤት ውስጥ የሚሰሩ አብዛኛዎቹን ስራ የምን ለመስራት የምንጠቀምባቸውን የሸክላ ስራ ምርት ውጤቶችን በዛ መንገድ ይሰሩ ነበረ የእንጨት ስራንም ስናይ እንደዚሁ ማለት ነው። አናጺዎች እንጨት ፍቀው የተለያየ ቅርጽ አውጥተው አልጋ ወንበር እንደዚህ ከቤት ውስጥ አገልግሎት የሚውሉ ለስራ ቦታ አገልግሎት የሚውሉ የተለያዩ ነገሮችን የሚሰሩበት ቤቶችን የሚያንጹበት እንደዚህ ሁኔታዎች ነበሩ ማለት ነው። ነገር ግን በድሮ ጊዜ ለእነዚህ ባለሙያዎች የሚሰጠው ቦታ የሚሰጠው ስም ምናምን ጥሩ የሚባል ያው ማህበረሰቡ ካለማደጉ እና ዘመናዊ ነገሮችን ካለመረዳ

ብስክሌት ትጋልባለህ? ብስክሌት ጋልብ ነበረ ከቅርብ ጊዜ ወዲህ ብስክሌት የመጋለብ እድል ያጣሁበት ሁኔታ አለ። እንዳልኩት ላለፉት ሁለት አመታት በስራ ምክንያት ወደ ሌላ ቦታ ተዛዋውሬያለሁ በስራ እና በትምህርት ምክንያት ስለዚህ ለጊዜው ብስክሌት የለኝም፤ ግን ቀድሞ በነበርኩበት የስራ የምኖርበት ቦታ የራሴ የሆነ ቆንጆ ብስክሌት ነበረኝ። በዛ ብስክሌት በቀን በደርሶ መልስ እስከ ሃያ ኪሎ ሜትር ያላነሰ ጉዞ አደርግ ነበረ ለስፖርታዊ እንቅስቃሴ ነበር ያን የምንጠቀመው። በደንብ እስኪደክመኝ ብስክሌት የምነዳው አንዳንዴ በጣም የተሳካኝ ጊዜ ጠዋት ጠዋት በአብዛኛው ግን ከሰአት ከሰአት በደንብ ፀሀይ ከበረደ ቀዝቀዝ ካለ በኋላ ረጅም ሰዓት ብስክሌት ነድቼ ከከተማ ወጥቼ ቀዝቀዝ ያለ የአየር ንብረት ወዳለበት ቦታ ሄጄ ራሴን አዝናንቼ በዛውም ስፖርትም ሰርቼ የምመለስበት ሁኔታ ነበረ። ይሄ እንግዲህ በአሁኑ ሰዓት ይሄን የማድረግ እድል እያገኘው አይደለም ነገር ግን ባለፈው ከሶስት ከአራት ሶስት ወር በፊት ጀምሮ አንድ ጓደኛዬ በጣም ቆንጆ የምታምር ብስክሌት ገዝቷል የእሱን ብስክሌት አንዳንድ ቀን እንደዚህ ከቦታ ቦታ ለመንቀሳቀስም ስፖርት ነገር ለማድረግም የምጠቀምበት ሁኔታ አለ፤ በቋሚነት የማደርገው ነገር አይደለም ግን አለፍ አለፍ እያልኩ ያው እሱን እግሬን ለማፍታታት እንደዚህ ራሴንም ለማዝናናት ከቦታ ቦታ ለመንቀሳቀስ ምናምን የምጠቀምበት እድል አግኝቻለሁ ማለት ነው። ብስክሌት መጋለብ እንግዲህ ብዙ ብዙ ጥቅሞች አሉት አንደኛ ነገር በጣም ያዝናናል፣ በጣም ያዝናናል። ሁለተኛ ነገር ቀለል ያለ ስፖርት የስፖርታዊ እንቅስቃሴ ይዘት ያለው ነገር ስለሆነ ሰውነትን ለማዝናናት ስፖርት ለመስራት ጥሩ ስሜትን ለመፍጠር ይጠቅማል ማለት ነው። ሁለተኛ ነገር ያለምንም ሀይል ሳይጠቀም የአካባቢ ብክለት ሳያመጣ ምንም መጠነኛ በሆነ ወጪ የትራንስፖርት አማራጭ ራሱ ሊሆን ይችላል ማለት ነው። ከቦታ ቦታ ለመንቀሳቀስ፣ በቀላሉ በፍጥነት ከአንድ ቦታ ወደ ሌላ ቦታ ለመሄድ ያገለግላል ማለት ነው። ምንድነው ያው በጋላቢው ጉልበት ላይ የተመሰረተ ሀይልን የሚጠቀም በመሆኑ ያው እንግዲህ የሚኖርበት ቦታ ለብስክሌት ምቹ ነው ወይ መንገዶች አመቺ ናቸው ወይ? ምናምን የሚለው ነገር ግንዛቤ ውስጥ መግባት ያስፈልገዋል ማለት ነው፤ ምክንያቱም አብዛኞቹ ከተሞቻችን በአሁኑ ሰዓት ብስክሌት ለመጠቀም በሚያመች መንገድ መንገዶቻቸው እየተሰራ ያለበት ሁኔታ አለ በእርግጥ ኢትዮጵያ ውስጥ አዲስ አበባ ከተማ ብንሄድ አሁን ለምሳሌ በመሃል ከተማ ውስጥ የብስክሌት መንገዶች ስራዬ ተብሎ በጥሩ ኳሊቲ እየተሰሩ ሰዎችም እየተጠቀሙ ያለበት ሁኔታ እንዳለ ያው እያየን ነው። ይሄ ነገር ሙሉ በሙሉ ወደ ክፍለ ሀገራትም እንደው ሄዷል ባንልም ግን አንዳንድ ከተሞች የሚሰሯቸውን መንገዶች በዛ መንገድ ለማሻሻል እየሞከሩ እንደሆነ እናያለን። ይሄ ማህበረሰባዊ ለውጥ የግንዛቤም ሊሆን ይችላል፣ በትክክልም ደግሞ የሚሰራ መሬት ላይ የወረደ ለውጥ ሊያመጣ የሚችል ድርጊት ሊያመጣ የሚችል ድርጊት ነው ብዬ አስባለሁ፤ ምክንያቱም ሰው ይሄ ብዙ በመቀመጥ የሚመጡ ተላላፊ ያልሆኑ በሽታዎችን ለመከላከል ውፍረትን ለመቀነስ፣ የቅባት መጠንን ለመቀነስ፣ ወጪ ለመቆጠብ እንዲህ አሁን የመጓጓዣ ለታክሲ የሚወጣው ገንዘብ በአሁኑ ሰዓት በጣም ብዙ ነው። ነዳጅ ከመጨመሩ ጋር ተያይዞ የታክሲዎች ዋጋ ከእለት ወደ እለት በብዙ መንገድ እየጨመረ ያለበት ሁኔታ ላይ ስላለን፣ በዝቅተኛ ወጪ ብዙ ቦታ በአጭር ጊዜ ለመድረስ ስፖርት ለማድረግ ጤናን ለመጠበቅ ብስክሌት ጥሩ አማራጭ ነው ማለት ነው በሌላ አባባል። ስለዚህ ሁሉም ሰዎች ብስክሌት የሚያገኙበት መንገድ ሊመቻችላቸው እና የሚጠቀሙት ሰዎች ደግሞ ሊበረታቱ ይገባል ብዬ አስባለሁ። ከብዙ ነገር አንፃር ስለሚጠቅም ስለዚህ እኔም አልፎ አልፎም ቢሆን ብስክሌት

እሺ በፍጥነት መተየብ ትችላለህ ወይ ነው የሚለው? በፍጥነት መተየብ እንግዲህ ፍጥነት የሚለው ትርጉሙ ምን ያህል ነው? ምን ያህል የሚጽፍ ሰው ወይ ምን ያህል የሚጠይቅ ሰው ነው? ፈጣን የሚባለው መለኪያው ስንት ነው ወይ ምንድነው? ማወቅ ያስፈልጋል እኔ በፍጥነት እተይባለሁ አልተይብም ምናምን የሚል ብያኔ። ለመስጠት አንድ ሰው በፍጥነት ተየበ የሚባለው። ምን ያህል ቃላትን በደቂቃ ወይ ምን ያህል ፍጥነት ሲኖረው እንደሆነ። በትክክል የመለኪያ መንገድ ሊቀመጥለት ይገባል ማለት ነው። ከዛ አንፃር እኔ በእራሴ ሳይ ብዙ ፈጣን በጣም ፈጣን የምባል አደለሁም። ለእራሴ አገልግሎቶች በቂ የሆነ ፍጥነት ያለኝ ይመስለኛል። በእለት ተእለት ዝም ብሎ ይሄ ወይም ምንፈፅማቸው ተግባራት ኮምፒውተርን መጠቀም የስራየ አንዱ አካል ነው። ስለዚህ ኮምፒውተር ሁሌ እጠቀማለሁ የሚጻፉ ነገሮችን ልጽፍ እችላለሁ የሚነበቡ ነገሮችን ላነብ እችላለሁ። ከዛ አንፃር ለኮምፒውተር ያለኝ ተጋላጭነት ወይም ኮምፒውተር የምጠቀምበት ሰዓት ሰፊ ነው ብዬ አስባለሁ። ይሄ በድግግሞሽ የሚመጣ የክብሎት ስለሆነ ብዙ በተጠቀመክ ቁጥር ያው በፍጥነት የመተየብ እድልህ እየ እየጨመረ ነው የሚሄደው። ስለዚህ እጽፋለሁ ወይም እተይባለሁ ብዬ ነው። የማስበው ግን ከእኔ የበለጠ ደግሞ ብዙ ፈጣን ሰዎች አውቃለሁ። ስለዚህ ይሄ እንደየ እንደ እንደ መለኪያው አሁን በአለም አቀፍ ደረጃ የተቀመጠ መለኪያ መስፈርት ካለ አላውቅም። ስንት ስንት የጻፈ ሰው ነው? ወይ ስንት የተየበ ሰው ነው ፈጣን የሚባለው ምናምን የሚለውን ነገር መለኪያውን ስታንዳርዱን ስለማላውቀው ማለት ነው። ግን እንደዚሁ በጥቅል ሀሳብ ግን በፍጥነት መተየም እችላለሁ በሚል ሊወሰድልኝ ይችላል ማለት ነው። ግን ዋናው መታወቅ ያለበት ምንድነው? በፍጥነት መተየብ እንትን በልምድ የሚመጣ ነገር ነው። በድግግሞሽ ብዙ በመጠቀም እንደማንኛውም ይሄ ክህሎት የሆኑ ነገሮች ያው ባለህ ተጋላጭነት ልክ የምታ የምታገኘው ችሎታ ነው ብዬ ነው የማስበው። ስለዚህ ብዙ የሚጽፍ አሁን ለምሳሌ ጸሀፊዎች ምናምን ቢሮ ስቴዲየም ብናይ በጣም ፈጣኖች ናቸው። በጣም ማለት ነው። ለምንድነው ብዙ ነገር ሲጽፉ ነው የሚውሉት? ስለዚህ ጣቶቻቸው ያው ስትለማመድ ራሱ በፍጥነት ለመጻፍ የሚያስችሉ የተለያዩ ስልቶችን እንድታውቅ ተደርጎ ማለት ነው። ይሄ ታይፒስድ ምናምን ሲኮን ራሱ ልምምድ የሚደረገው። ስለዚህ ያንን የተለማመዱትን ነገር ወይ የተማሩትን ነገር በተግባር ደግሞ ብዙ ሲጽፉ ስለሚውሉ የመተየብ አቅማቸው የዛኑ ያህል በጣም ፈጣን የሆነ ይሆናል ማለት ነው። ሰዎች እንደ እንደ ተጋላጭነታቸው ልክ በፍጥነት የመጻፍ በፍጥነት ያለ መጻፍ እንትን ሊኖራቸው ይችላል። አንዳንድ ሰዎች ደግሞ በተፈጥሯቸው ነገሮችን በቀላሉ መቀበል የሚችሉ አንዳንዶቹ ደግሞ ቀስ ብለው ወይም ዘገም ያሉ አይነት ነገር ሊሆኑ ይችላሉ። ስለዚህ እንደየሰው የመቀበል ችሎታ ፍጥነቱ ሊለያይ ይችላል ማለት ነው። ስለዚህ እኔም ጸሐፊ አይደለሁም። ግን እንዳልኩት የስራ ባህሪዬ ከኮምፒውተር ጋር የተገናኘ ነገር ስላለው ብዙ ብዙ ባይባልም በመጠኑ ኮምፒውተር ላይ የሚጻፉ ነገሮችን በየቀኑ የመጻፍ እድል አለኝ። ከዛ በመነሳት በመጠኑም ቢሆን ለኔ በሚሆን ልክ በፍጥነት የመጻፍ ክህሎት አለኝ ብዬ ነው የማስበው። እንዳልኩት ከእኔ የፈጠሩኝ ደግሞ ብዙውን የሰራሁት ሳያቸው አሁን ባንክ አካባቢ የሚሰሩ ሰዎች ጸሐፊ የሆኑ ሰዎች ምናምን በጣም በከፍተኛ ፍጥነት ሲጽፉ ለማየት የቻልኩበት እድል ሁሉ አለ ማለት ነው።

መዝገቦችን ታስቀምጣለህ ወይ የሚለው ምን አይነት መዝገቦችን ብዬ በመጠየቅ ነው የምጀምረው ይሄንን ወሬ። ምን አይነት መዝገቦችን እንግዲህ በስራ ቦታ የሚያዙ መዝገቦች የተለያዩ መዝገቦች ሊኖሩ ይችላሉ። በቤት ውስጥ የሚያዙ የተለያዩ መዝገቦች ሊኖሩ ይችላሉ። ወይም ደግሞ ሰዎች በግል የሚጽፏቸው መዝገቦች የሚያስቀምጧቸው የግል መረጃዎች ሊኖሩ ይችላሉ። ስለዚህ የትኛውን ነው ይሄ ጥያቄ በትክክል እየጠየቀ ያለው የሚለው ግልጽ አይደለም። ነገር ግን በጥቅሉ ምላሽ ለመስጠት ያህል። እኔ ለምሳሌ ከዚህ ቀደም በወጣትነት የእድሜ ዘመኔ ቀን ተቀን ውሎዬ የየቀኑ ውሎዬን መመዝገቢያ ዳያሪ የሚባለው በተለምዶ ማለት ነው። እሱ ነገር ነበረኝ እጽፍ ነበረ በየቀኑ ያሰብኩትን ያጋጠመኝን ከቤተሰቦቼ ጋር ከጓደኞቼ ጋር በውሎዬ ውስጥ የነበረኝን ነገር በሙሉ እጽፋለሁ እጽፍ ነበረ። ከዛ ምንድነው የሆነው? በአንድ ወቅት ቤተሰብ ውስጥ የሆነ ችግር ተፈጠረ። ይሄ ችግር የቤተሰቡን አባላት በሁለት የተለያየ ጎራ እንዲቀመጥ አደረገው። ግጭት ምናምን አልነበረም ግን የሀሳብ ልዩነቶች የድርጊት የተግባር ልዩነቶች በመካከላችን ነበሩ። የተጣላነው የተጋጨነው አንቺ አንተ እንደዚ ምናምን ተባብለን እርስ በእርስ የተነጋገርናቸው የሉም። ነገር ግን በዝምታ ውስጥም ቢሆን የተለያዩ ተግባራት የተለያዩ ሀሳቦች ምናምን ነበሩና እኔ በአንደኛው ወገን ነበርኩ ሌሎቹ የቤተሰብ አባላት ደግሞ በሌላ ወገን ነበሩ። ያ ብዙ ጥሩ ስሜት የማይፈጥሩብኝን ለኔ ብሎ ጥሩ ስሜት የማይሰጡኝን ነገሮች እንዲከሰቱ አደረገን እነዛን ሀሳቦቼን እንደዛ የየቀን ውሎዬን መመዝገቢያ ደብተሬ ላይ በየቀኑ አሰፍረው ነበር። በኋላም ያ ጊዜ አለፈ እኛም ኑሯችንን ቀጠልን ከዛ ከሆነ ጊዜ በኋላ ያንን መመዝገቢያ ደብተሬን በማነብበት ሰዓት የተጻፈው ታሪክ። ጥሩ ስሜት የማይሰጥ ሰዎችን ሊጠላ የሚችል ሊገመግም የሚችል ለምን እንደዚህ አደረጉ ለምን እንደዚህ አሉ? ምናምን ብሎ በ ያንን ነገር ፈጽሟል በተባሉት ሰዎች ላይ አሉታዊ የሆነ አስተሳሰብ ወይም ሀሳብ የሚያሳድር እነሱንም በመጥፎ ሊገመግም የሚችል አይነት ይዘት ያለው። ቂም ሊያስቋጥር የሚችል እኔን ብሎ እኔ በኔ በኔ በኩል ሆኖ ያንን ነገር ለሚያየው ለሚሰማው ለሚያነበው ሰው በዛኛው በኩል በነበሩት የቤተሰቡ አባላት ላይ ጥላቻ ሊያሳድር የሚችል ነገር። እንደሆነ ስረዳ ያንን የእለት ብሎ መመዝገቢያ ደብተሬን ከረጅም ጊዜ ማስቀመጥ በኋላ አቃጠልኩት ማለት ነው። ወሰንኩኝ በቃ የሄን ቢቀርና ሰዎች ባያዩት ባይ ነኝ። አሁን ለምሳሌ ልጄ በጣም እኔን ትወዳለች በጣም እና ያንን ማስታወሻ እኔና በእኔ በኩል የነበሩ ሰዎች ላይ የተፈጸመውን ነገር ያንን ማስታወሻ ብታነበው በእርግጠኝነት በዛ በኩል ያሉትን ሰዎች ደግሞ ትጠላለች። ስለዚህ ለልጄ ጥላቻ ማስተማር የለብኝም። እኔም ብሎ ወደ እኔ ሳይድ ለሆኑ ሰዎች ጥላቻ ማስተማር የለብኝም በሚል አስተሳሰብ ያንን መዝገብ የማቃጠል ነገር አድርጌያለሁ ማለት ነው። ከዛ በኋላ እንግዲህ የተለት ተለት ውሎዬን የምጽፍባቸው አንዳንድ ነገሮች ነበሩ አሉ። ያስቀመጥኳቸውም የጣልኳቸውም አሉ ግን በአሁኑ ሰዓት እንደዚህ ስራዬ ብዬ የምጽፈውም የማስቀምጠውም የምጽፈው በተለይ የምጽፈው መዝገብ የለም። ነገር ግን እንደዚህ ለሃይማኖታዊ ተግባራት እንደዚህ የማደርጋቸው ደግሞ ክፍያ የሚፈጸምባቸው እንደዚህ አይነት ነገሮች መዝገቦች አሉኝ። በተወሰነ መልኩ ስለዚህ እነሱን መዝገቦች ደግሞ ያው ተጠብቀው ማስቀመጥ መቀመጥ ስላለባቸው እነሱን ጠብቄ አስቀምጣለሁ ማለት ነው። አንዳንድ መረጃዎች አሁን የልጆቼ የባለቤቴ እኔም ቢሆኑ በመዝገብ ደረጃ መቀመጥ ያለባቸው መዝገቦች ተጠብቀው ይቀመጣሉ አሉ ማለት ነው።

በቤትህ ወይስ በውጭ መሆን ትመርጣለህ ነው የሚለው ጥያቄው? እውነት ለመናገር እንደየ ሁኔታውና እንደየ ሰዓቱ ይለያያል። ለዚህ የሚኖረኝ መልስ። ለምሳሌ አሁን ቀን ላይ ስራ ከሌለብኝ ከቤቴ መውጣት ብዙ አልፈልግም። ቤቴ መሆን እፈልጋለሁ ወይም ቤቴ ቁጭ ብዬ የምሰራቸውን ስራዎች መስራት ማረፍም ከሆነ ማረፍ ነው የምፈልገው ማለት ነው። ነገር ግን ወደ ማታ አካባቢ ደግሞ እንደዚህ አስራ አንድ ተኩል አስራ ሁለት ሰዓት እስከ ማታ አንድ ሰዓት ተኩል እስከ ሁለት ሰዓት ባለው ጊዜ ውስጥ ደግሞ ብዙም ቤት ውስጥ መቀመጥ ብዙ አልፈልግም እንደውም ራሴን ያመኛል። ሁላ ስለዚህ ብዙ ጊዜ የማደርገው ምንድነው ከ አንድ ተኩል አስራ ሁለት ሰዓት እንደዚህ አካባቢ ጀምሮ በእግሬ እጓዛለሁ። ወይም የምሄድበት ቦታ ካለ እሄዳለሁ። እንደዛ ነው የማሳልፈው ድሮ ድሮ? ምንድን ነበር የማረገው ወደ ካፌም ምንም ወይም የማገኛቸው ሰዎች ካሉ ምናምን እንደዛ ያንን ሰዓት ለዛ አይነት ጉዳይ እጠቀምበት ነበረ። አብዛኛውን ጊዜዬን ግን ያሳለፍኩት እንደዚህ የትርፍ ሰዓት ስራዎችን ምናምን በመስራት ምናምን ስለሆነ ብዙ ጊዜ በዛ ጊዜ ስራ ይኖረኛል ማለት ነው። ወይም ደግሞ ከመደበኛ ስራዬ የምመልስበት ሰዓት ገፋ ብሎ መሽቶ ምናምን ልመጣ እችላለሁኝ። እና በዛ ምክንያት ብዙ ተመልሶ ከቤት ከገባሁ በኋላ ወደ ውጪ ለመውጣትም ላይመቸኝ ስለሚችል በዛው እንደዛ ወደ ውጭ ሳልወጣ የምቀርበት ጊዜ ያመዝን ነበረ። ግን እውነት ለመናገር እንደዛ በዛ በምሽት አካባቢ ያሉ ሰዓታትን በቤት ሆኜ ማሳለፍ ብዙ ፍላጎት የለኝም ውጪ መውጣት ምናምን ነው ደስ የሚለኝ ማለት ነው። ሌላው ደግሞ ከሰአቱ ውጪ ባለው ሁኔታ ደግሞ ያለውበት አካባቢ ያሉ የመሄጃ አማራጮች አሁን ከሰባት ከስድስት አመት አካባቢ በፊት ጀምሮ እስከ እስከባለፈው ሶስት አመት ምናምን መዳረሻ ድረስ እንደዚህ ጊዜ ካለኝ ቤቴ ማድር ምናምን ነገር ከሆነ ከስራ የተመለስኩት በጊዜ ከሆነ። ምን ነበር የማደርገው ልክ አስራ አንድ ሰዓት ተኩል ወይ አስራ ሁለት ሰዓት በተለይ ኮቪድ የኮቪድ ወረርሽኝ የነበረበት ሰዓት አካባቢ። ብስክሌት ይዤ ወጥቼ ብስክሌት እነዳለሁ ተመልሼ ስመጣ አንድ ሰዓት አንድ ሰዓት ተኩል እንደዚህ ይሆናል። ከዛ ገላዬን ታጥቤ ምናምን እራት እበላለሁ እረፍት አደርጋለሁ ቤተሰቦቼ ጋር ጊዜ አሳልፋለሁ ማለት ነው። እንደዛ ነበር የማደርገው። ከዛ ቀደም ደግሞ በነበረኝ ጊዜ እንደዚህ በእግር መሄድ የሆነ ካፍቴሪያ መሄድ ሊያዝናኑን ወደሚችሉ ቦታዎች ካፍቴሪያም ሊሆን ይችላል። ሆቴሎች እንደዚህ አይነት ነገር እሄድ ነበረ። አሁን አሁን በጊዜ ሂደት ለነዚህ ነገሮች በተለይ ወደ ካፌ ምናምን የመሄድ እንደዚህ አይነት አዝማሚያዎች ካለው የኢኮኖሚም አንፃር ከኑሮ ውድነቱ ከምኑ አንፃር እንደዚህ ማኪያቶ ምንም ወጥቶ ለመጠጣት ብሎ በየቀኑ የሚያስችል ነገር አይደለም። ያለው እና ከዛ ከዛ አንፃር የዚህ አይነት ፍላጎቶችን እየገታሁ ዝም ብሎ በእግር በመሄድ እንዴ ብስክሌት በመንዳት ምናምን አሳልፈዋለሁ ማለት ነው። እንጂ በተለይ ይሄ ወደ ምሽት አካባቢ ቤት ውስጥ መቀመጥን ብዙ የምወድ አይነት ባህሪ አይደለም ያለኝ። እንዲህ ፀሀይ ምናምን በሚሆንበት የቀኑ ክፍል ደግሞ ከቤት ከተቻለ ከቤት መውጣት ብዙ ፍላጎት የለኝም ማለት ነው። ግን ግን እንደው ቤት ከመሆን እና ስራ ከሌለኝ በተለይ ምንም ቤት ውስጥ የምሰራው ስራ ከሌለ ዝም ብሎ ተኝቶ መዋል ምናምን ይጨንቀኛል ሁላ የራስ ምታት ምናምን ነው። የሚይዘኝ ማለት ነው ስለዚህ ይሄ ደግሞ አብዛኛውን ቀኖቼን ያለ ስራ ቤት ውስጥ ተቀምጬም አላውቅም። ሲጀመር የምሰራው ስራ አጥቼ አላውቅም። ስለዚህ በቤት ውስጥ ስራ የሌለኝ ቀን የእረፍት ቀን ምናምን ከሆነ እንዳልኩት ከቤት መውጣት የምፈልገው ወደ ማታ ምናምን አካባቢ ነው ማለት ነው። በዛ ብይዝ ነው የሚሻለኝ።

ስንት ቋንቋ ትችላለህ? ጥሩ ጥያቄ ነው። እውነት ለመናገር ኢትዮጵያ እንዳልኩት የብሄር ብሄረሰቦች ጥምር ውጤት ናት። እና ብዙ ባአሎች ብዙ ቋንቋወች ያሉባት ሀገር ናት። አንዳንድ አካባቢዎች እንደውም ከ ማለት እሚጎራበቱባቸው ክልሎች በዙ የሆኑ ቦታወች አሉ በጣም እድለኛ ቦታወች አሁን ለምሳሌ ድሬደዋ ብንወስድ። የኦሮሚያ የአፋር የሱማሌ እና የሀረሪ እንትን አዋሳኝ ናት። ድሬድዋ አሁን በዙሪያዋ በአንድ በኩል ኦሮሚያ አለ ባንድ በኩል አፋር በቅርብ ነውያለው አዋሳኝ ባልለው እንኩአን በቅርብ ነው ያለው። ወደ ድሬዳዋ የአፋር ሰዎች ወደ ድሬዳዋ ይመጣሉ። ያው አማራ አማርኛ ተናጋሪ ሰው አብዛኛው ሰው አማርኛ መናገር ይችላል። ስለዚህ በጣም ብዙ ቋንቋ ይነገራል ማለት ነው። ድሬድዋ ውስጥ በጣም እሚገርመው ደግሞ ከኢትዮጵያ ውጪ ራሱ አሁን ለምሳሌ ለጅቡቲ ቅርብ ነች። የጅቡቲ ሰዎች ደግሞ ከሶማሌኛ ቋንቋ ውጪ ፈረንሳይኛ እንግሊዝኛ ምናምን ይናገራሉ ማለት ነው። አብዛኛው ሰዎች ሙስሊሞች። እና ደግሞ የአረብ የዘር ግንድ ያላቸው አደሪዎቹም ምንም የአረብ የዘር ግንድ ያላቸው ሰዎች ስላሉ አረብኛ ይነገራል። አረብኛ ፈረንሳይኛ ብዙ ደግሞ በድሮ ጊዜ እዚህ ሀገር መጥተው። ኦልሞስት የድሬዳዋ ነዋሪዎች የሆኑ ህንዳውያን አርመናውያን እንደዚህ ያሉ የውጭ ሀገር ዜጎች ማለት ነው። ስለዚህ ህንድኛ አሁን ለጋሀር የሚባል ሰፈር አለ ድሬደዋ ውስጥ እና ህንድኛ ብዙ ሰው ህንድኛ ይናገራል። እና ሰባት ስምንት ቋንቋ መናገር ይችላሉ ማለት ነው። አማርኛ ኦሮምኛ ሱማልኛ አፋርኛ አረብኛ እንደዚህ እያለ እኔ አንድ እማውቀው ልጅ ህንድ እሱ እንደውም ቋንቋ የለመደው ራሱ ህንድኛ የለመደው ፊልም በማየት ነው የህንድ ፊልም በማየት ነው ህንድኛ የለመደው። እና እንደዛ ይናገራል። የቦታው ጆግራፊአዊ አቀማመጡ ለዚህ እንትን እድል ተሰጥቶታል ማለት ነው። ለዛ የድሬድዋ አካባቢ ልጅ ለነዋሪዎች እዛ ለሚያድጉ ልጃች ለብዙ ቋንቋ ተጋላጭ ስለሚሆኑ ቋንቋውን ይለምዱታል ማለት ነው። ባጭሩ በአንጻሩ ደግሞ እኔ ያደኩበትን አካባቢ ደግሞ ብናይ ከአማርኛ ቋንቋ ውጭ ምንም ሌላ እሚነገር ቋንቋ የለምም። ምንም ማለት ነው። በ ጎንደር ምናምን አካባቢ በቃ አንድ ቋንቋ አማርኛ ታውቃለህ አማርኛ ታወራለህ ከዛ ውጪ ምንም አይነት ሌላ ቋንቋ እምታውቀው ነገር የለም እና ይሄ ነገር ጎጂ እንደሆነ ያወቅኩት። ትልቅ ልጅ ከሆንኩ በኋላ ነው እና እንደውም ዝም ብሎ እዛ አካባቢ የጎንደር የገጠር የከተማ ምናምን እያሉ ከአማርኛው ብሶ ራሱ አንዱ በአንዱ አቃቂር ሲያወጣ ይውላል። ብዙ ቋንቋ ማወቅ ለብዙ ቋንቋ ተጋራጭ መሆን ጠቃሚና ለራስ ጥሩ ነገር እንደሆነ ያልተገነዘበ ማህበረሰብ ነው። እዛ ያለው እና። እኔ በቀጥታው አሁን ይሄ ነገር የተጠየቀው ስንት ቋንቋ ትችላለህ? እሚለው ስለሆነ በመቻል ደረጃ ከአማርኛው ውጭ ብዙ ቋንቋ አልችልም። ለመግባባት ያህል ግን በአንድ በሁለት ቋንቋዎች ቢያንስ ቢያንስ ሰላምታ መለዋወጥ ስም መጠያየቅ እንደዚህ ምናምን አይነት ነገር እችላለሁ። እንዲህ መሰረታዊ የሆኑ ነገሮችን ለመጠየቅ ለመመለስ ማነህ ምንድነህ ወዴት ነህ እንደዚህ አይነት ነገሮችን ለመመለስ እስከ ሶስት ቋንቋዎችን ልግባባቸው እችላለሁ ማለት ነው። በስራ አጋጣሚ በቆየሁባቸው ሁኔታዎች ባገኘሁት እድል ማለት ነው ስለዚህ ሶስት ቋንቋ እችላለሁ ማለት ነው

የአካል ብቃት እንቅስቃሴ ታደርጋለህ ይሄ ጥሩ ጥያቄ ነው ማለት። በቂ ላይሆን ይችላል ግን የአካል ብቃት እንቅስቃሴ አደርጋለሁ ነው የማስበው። በቂ ላይሆን ይችላል ያልኩት ለምንድነው? ላለፉት ጥቂት አመታት በግል ህይወቴ ላይ ትንሽ የጤና እንትን ነገር ጉዳይ አለብኝ በተለይ እግሬ አካባቢ ጉልበቶቼ አካባቢ ህመም የመሰማት ነገር አለኝና አንዳንዴ እንብስቃሴዎችንም የመገደብ አይነት ችግር አጋጥሞኛል በርግጥ ተመርምሬ ያለው የጤና ችግር ምን እንደሆነ ምናምን ያወቅኩበት ሁኔታ የለም። ግን እንደዚህ አይነት ነገር አለ በተለይ አሁን እንደዚ ለመሮጥ ዳገት የሆኑ ነገሮችን ለመውጣት ክብደት ነገር ተሸክሞ ቁጭ ብድግ ምናምን አይነት ነገር ለማለት ሚፈቅድልኝ አይነት ሁኔታ ውስጥ አይደለም ያለሁት። ከሆነ አመት በፊት አካባቢ ቀደም ብየ እንደተናገርኩት ብስክሌት መንዳት እንደዚህ መጠነኛ የሆነ ጥንካሬ ያለው ለማድረግ ምናምን እሞክር ነበረ። አሁን ከቅርብ ግዜ ወዲህ ግን የስራውም ሁኔታ ያለሁበት የትምህርቱን ጉዳይ ብዙ እንደዚህ እድል የሚሰጥ ነገር ስላልሆነ። ብዙ ብስክሌትም የለኝም ለጊዜው ከዛ አንፃር ብስክሌቱንም ትቼዋለሁ ብዙ የተቃለለም እንደዚህ በስፖርት ደረጃ የሚሰራ የአካል ብቃት እሞክራለሁ። በርግጥ እንደዚህ አሁን ይወጋ የማሳሳብ ስፖርቶችን አሁን በቤቴ እሰራለሁ ከዛ ባለፈ ደግሞ ረጅም ሊባል የሚችል የእግር መንገድ እሄዳለሁ። ዛሬም ሄጃለሁኝ ረጅም መንገድ ሄጃለሁ። ምንድነው የማደርገው? ስልኬ ላይ እንደዚህ የእርምጃ መቁጠሪያ መተግበሪያ አለኝ በዛ መተግበሪያ መሰረት በቀን ውስጥ ስራዬ ብዬ ለዚህ እንደ ስፖርት እንዲሆን ሰውነቴን ለማፍታታት የሚሆን እርምጃ አደርጋለሁኝ። እንደዛ ነው የማደርገው። ነገር ግን የአካል ብቃት ሚል ይሄ ሙሉ በሙሉ የተማላለት የአካል ብቃት የሰውነትን ክብደት ለመመጠን ጥንካሬን ለማሻሻል እንደዚህ ሊያግዝ የሚችል የተሟላ የአካል ብቃት እንቅስቃሴ እያደረኩ ነው ብየ ግን አላስብም። ግን እንደው ሙሉ በሙሉ ደግሞ ያለ እንቅስቃሴ ቁጭ ከማለት የሚሻል መጠነኛ የሆነ እንቅስቃሴ ግን አደርጋለሁ እንዳልኩት ማለት ነው። በጥቅሉ ሲታይ ግን የአካል ብቃት እንቅስቃሴ ለሰው ልጆች በጣም መሰረታዊ ከሆነ ልክ እንደ ምግብ እንደ መጠለያ እንደ ልብስ በመሰረታዊነት ከሚያስፈልጉን ነገሮች አንዱ የአካል ብቃት እንቅስቃሴ ሊሆን ይገባዋል ብዬ አስባለሁ። የአካል ብቃት እንቅስቃሴ የአካል ብቃቱ የተሟላለት ሰው የ አእምሮ የማሰብ አቅም ችግሮች የመፍታት አቅሙ ለነገሮች ያለው መልካም ምላሽ የሚረዳበት የሚያይበት መንገድም መልካም ይሆናል ብዬ ነው የማስበው። ስለዚህ የአካል ብቃት እንቅስቃሴ እንዲህ ጥቅሙን በአጭር ነገር አውርተን ጥሩ ነገር ነው እንደዚህ ነው ብለን የምናልፈው አይነት የህይወታችን ክፍል አይደለም የአካል ብቃት እንቅስቃሴ በደንብ ጎላ ብሎ ሊነገርና ሊወራለት የሚገባው የሚገባ ነገር ነው ብዬ ነው የማስበው። የጤና የጤና ሁኔታን እንግዲህ ስለ ጤና ስንናገር ሰው በአካሉ በአእምሮው በ ከሰዎች ጋር ባለው መስተጋብር ጤናማ ሲሆን ነው ሙሉ በሙሉ ጤናማ ነው ልንለው የምንችለው። ጤንነት ለመጠበቅ አሁን እንዳልኩት ደግሞ ከሰዎች ጋር ያለን ግንኙነት መልካም ለማድረግ ስለ ነገሮች መልካም የሆነ ቀና የሆነ አስተሳሰብ እንዲኖር ችግር ፈቺ ሀሳቦች ወደአእምሮአችን እንዲመጡ። የአካል ብቃት እንቅስቃሴ መስራት በጣም የጎላ አስተዋጽኦና ሚና ያደርጋል ብዬ ነው የማስበው። ስለዚህ በባጭሩ ግን የአካል ብቃት እንቅስቃሴ በመጠኑም ቢሆን አደርጋለሁ ብዬ አስባለሁ